በጣም አሪፍ የሆነ ጥያቄ ነው። በቤተሰቦቼ ውስጥ እንግዲህ የምናከብረው በዓላቶች ብዙ አይነት በዓላቶች አሉ። የመጀመሪያው እንግዲህ የመጀመሪያው በዓል የአዲስ አመት በዓል ነው። መስከረም አንድ ቀን። እንግዲህ እንደኛ እንደ ኢትዮጵያውያን የዘመን መለወጫ ክብረ በዓል ስለሆነ ያንን እናከብራለን ማለት ነው። ሁለተኛው እንደ ቤተሰብ ደግሞ የምናከብረው በዓላት መስቀል ነው። መስቀል እንደ ኢትዮጵያ በጣም ትልቅ በዓል ነው። ስለዚህ መስቀልንም እናከብራለን ከዚያ ባሻገር ደግሞ የገና በዓልን እናከብራለን። የገና በዓል እንግዲህ ያው በተለይ በዚህ በክርስትና እምነት ተከታዮች ላይ በስፋት እየተከበረ ይገኛል ማለት ነው። በኢትዮጵያም ከኢትዮጵያ ውጪም ማለት ነው። ስለዚህ እንደ ቤተሰብ ሰብሰብ ብለን ደግሞ የምናከብራቸው በዓላቶች እንግዲህ እንዳልኳቸው። መስከረም አንድ ቀን የአዲስ አመት የዘመን መለወጫ እንዲሁም ደግሞ የመስቀል በዓል ሶስተኛ ደግሞ። የገና በዓል አራተኛ የፋሲካ በዓል ነው። ፋሲካ እንግዲህ ያው ጌታችን መድኃኒታችን እየሱስ ክርስቶስ። የተሰቀለበት እንዲሁም ደግሞ ከስቅለቱም ደግሞ ከሞቱ የዳነበት ወይም ደግሞ ትንሳኤውን የገለጸበት። በዓል ነው ማለት ነው መታሰቢያ ነው። ስለዚህ የትንሳኤ በዓልንም እናከብራለን እንዲሁም ደግሞ። በተለይ ቅዱሳን እንደ ኦርቶዶክስ ተዋህዶ በተለያዩ ክብረ በዓላቶች አሉ። ስለዚህ። በተለይ በጥር ወር ላይ ጥር ሃያ አንድን የእመቤታችን የቅድስት ድንግል ማርያም በዓልን እናከብራለን ማለት ነው። ስለዚህ በጣም በርካታ በዓላቶች አሉ። የተለያዩ ፕሮግራሞች አሉ። እነዚህን በዓላቶች እንደ ቤተሰብ እናከብራለን በጋራ ሆነን ማለት ነው

በጣም መሰረታዊ የሆነ ጥያቄ ነው። ለስራ እጓዛለሁኝ ምክንያቱም ቤቴ ከመስርያ ቤቱ ያን ያህል አይርቅም። ግን ያው ብዙ ጊዜ ከዚህ ከምሰራው ስራ ባሻገርም የተለያዩ ተጓዳኝ የሆኑ ስራዎችን ስለምሰራ እንደውም አንዳንድ ጊዜ ለ በመኪና በመኪና ጠብቄ ከመሄድ ይልቅ እንደውም በእግር መጓዝን እመርጣለሁኝ ማለት ነው ስለዚህ በእግር የስጓዝ አንደኛ ያው በጣም የተለያየ አይነት እንቅስቃሴዎችን ስለማደርግ ልክ ሰውነቴ እንደ ስፖርት ስለሚቆጥረው ሰውነቴ ፈታ ብሎ ልክ ዘና ብሎ ይውላል ስራዬንም በደንብ ተዝናንቼ እንድሰራ ስለሚያግዘኝ ለስራ እጓዛለሁ ማለት ነው። ከዚያ ባሻገር ደግሞ በስራ ምክንያት ወደተለያዩ ክፍለ ሀገራት እንቀሳቀሳለሁኝ ክፍለ ሀገራት ለምሳሌ ስል ኢትዮጵያ ውስጥ ነው ወደ ወረዳ አካባቢ ወደ ዞን አካባቢ ላይ እጓዛለሁ እንቀሳቀሳለሁ ማለት ነው። ስለዚህ ስለምንቀሳቀስ በተለያየ መንገድ ያው ብዙ ያላየኋቸውን ከተሞችም እንዳይ አድርጎኛል እንዲሁም ደግሞ በስራ ደግሞ ስጓዝ ደግሞ ብዙ ሰዎችንም እያስተዋወቀኝ ይገኛል ማለት ነው። ስለዚህ ለስራዬ በጣም ሁሌም እጓዛለሁኝ ማለት ነው። በዚሁ አጋጣሚ የምሰራው ስራ ያው በየቦታው እየተንቀሳቀስኩ በየቦታው እየተዘዋወርኩ በየቦታው እየተጓዝኩኝ የምሰራው ስራ ነው ማለት ነው። ስለዚህ ለስራ በጣም እጓዛለሁ ለስራ በጣም እተጋለሁ ለስራ በጣም ሁሌም እራመዳለሁ እጓዛለሁኝ ማለት ነው

እኔ እንግዲህ የምጠቀመው መተግበሪያ መልእክትን የምጠቀም መልእክትን ለሰዎች የማስተላልፍበት መተግበሪያ በዋናነት ብዙ ጊዜ የምጠቀመው ጂሜል አካውንት ነው ማለት ነው። ስለዚህ የኢሜል አካውንት በጣም መሰረታዊ ነገር ነው ሁሌም አብዝቼ እጠቀማለሁ መልእክት ለሰዎች ለጓደኞቼ። በዙሪያዬ ላሉ ሰዎች ለቤተሰቦችም ቢሆን እንኳን አደርሳቸው የምልበት ስራም ካለ ደግሞ የስራ መልእክት የማስተላልፍበት አንዱ ኢሜል አካውንት ነው ማለት ነው። ከዚያ በመቀጠል ደግሞ በአሁኑ ሰዓት በስፋት ሁሌም ደግሞ የምትጠቀመው ደግሞ በስልኬ ላይ ሚሴጅ የሚል አፕሊኬሽንም አለ ማለት ነው። ሚሴጅ በሚለው አፕሊኬሽን ደግሞ እዚህ ኢትዮጵያ ውስጥ ላሉ ሰዎች በቴሌ ስልክ ማለት ነው መልእክት እልካለሁኝ ከዚያ ባሻገር ደግሞ ሚሴንጀር የሚባል ደግሞ መተግበር ያለ ሚሴንጀር የሚባለውን የፌስቡክ ሜታ የመልእክት ማስተላለፊያ ማለት ነው። እሱን በመጠቀም እንግዲህ ለተለያዩ ፌስቡክ ላይ ለማቃቸው ከእኔ ጋር አጓደኛ ለሆኑ ሰዎች መልእክትን በእሱም አንድ አስራጫለኩኝ አስተላልፋለሁኝ ማለት ነው። ስለዚህ በእነዚህ አማካኝነት ነው። በእነዚህ መተግበሪያዎች አማካኝነት መልእክትን ከአንድ ሰው ወደ ሌላ ሰው ወደ ምፈልግበት ስራም ሊሆን ይችላል ሌላም ቤተሰብም ሊሆን ይችላል። በተለያየ መንገድ መልእክትን እልካለሁኝ መልእክትን እላላካለሁኝ ማለት ነው። ስለዚህ እነዚህን በመጠቀም ነው መልእክት የማስተላልፈው